እሺ። የማውራበት ርዕስ ፊት ይሰኛል እንግዲህ ፊት ስንል የሰውነታችን ክፍል ውስጥ አንዱ ነው። ፊት የምንለው ክፍል እንግዲህ ከአንገት በላይ ወይንም ደግሞ። አንገት ላይ ከአንገት በላይ ያለው የሰውነታችን ክፍል ነው። ፊት በመባል የሚታወቀው። ፊት ማለት እንግዲህ እላው ላይ በፊት ጋር አንድ ላይ ያሉ የተለያዩ የሰውነታችን ክፍሎች አሉ። ከነዛ ክፍሎች ውስጥ ያው እንግዲህ የስሜት ህዋሳቶችን የሚገኙት እዚህ ፊት ላይ ነው። በዋናነት ወይንም በመጀመሪያ ምንን መጥቀስ እንችላለን? አፍን ወይንም ደግሞ ምላስ ያው ምላስ ውስጥ ነው አፍ ውስጥ አፍን መጠቀስ እንችላለን። አፍ እንግዲህ ለመናገር የሚያገለግለን የሰውነታችን ክፍል ነው። ሌላው ነገር ደግሞ ያው ምግብ ለመብላት የሚያገለግለን ክፍል ነው። አፍ ከዛ ባለፈ እንግዲህ ከአፍ በላይ ያለው ከንፈር አለ ያው የውጭኛው ክፍል ነው ከንፈር የአፍ የውጭኛው ክፍል። ይህ ክፍል እንግዲህ አንዳንዴ ያው እንደ ውበትም ነው። ሌላው ነገር ደግሞ እንግዲህ ጥርሳችንን የምንሸፍንበት ክፍል ነው ማለት ነው። ከዛ በላይ ያለው የምናገኘው ምንድነው? አፍንጫን ነው። አፍንጫ የራሱ የሆነ አቀማመጥና ቅርጽ ያለው ነው። ይህ አፍንጫ አንዳንዴ የውበት ወይንም ደግሞ የቁንጅና መገለጫ ተደርጎ ይወሰዳል። እንደየ አፍንጫው ቅርጽ ማለት ነው። ከዛ ባለፈ ስናይ አፍንጫ ሁለት ቀዳዳዎች አሉት። በዋናነት እንደሚታወቀው አፍንጫ ለማሽተት ወይንም ደግሞ አየር ለማስገባት እና ለማስወጣት የሚገላግላችን የሚያገለግለን የሰውነት ክፍል ነው። ስለዚህ በአፍንጫችን እንተነፍሳለን ማለት ነው። ሌላ እንግዲህ የተለያዩ ጠረኖዎችን እንለይበታለን ይህም እንግዲህ አፍንጫ የሚባለው ወደ ማህለኛው የፊታችን ክፍል ላይ የሚገኝ የሰውነታችን አካል ነው። ሌላው ፊት ላይ ምን ይገኛል? አይን አለ። አይን እንግዲህ ለማየት የምንጠቀምበት የሰውነታችን ክፍል ነው። ስለዚህ አይን ሁለት አንድ ሰው ሁለት አይን ነው ያለው ግራና ቀኝ ላይ። የቀኝ አይን ይባላል። አይን እንግዲህ የራሱ ክፍሎች ያሉት ሽፋሽፍት የሚባል ወይንም ብቻ ያው የራሱ ክፍል አለው። አይንንም ስናይ ከአይን ቀጥሎ ያው ቅንድብን እናገኛለን ቅንድብ ማለት እንግዲህ ከአይን በላይ ላይ ያለ በቅርጽ የሚወጣ ፀጉር። የፀጉር ክፍል ነው ይህ አይንም ሆነ ሽፋሽፍት እንግዲህ አይንን ከአቧራ ለመከላከል ወይንም ከአደጋ ለመከላከል የሚረዳን ነው። ፀጉር መኖሩ። ከዛ በተጨማሪ ስንሄድ ያው ግንባር አለ። ግንባራችንም እንግዲህ የፀጉራችን የሚጀምርበት አንደኛው የግንብራችን ክፍል ነው። ሌላው ደግሞ ግንባራችን ያው ፊትለፊት ላይ ነው የሚገኘው። ስለዚህ ፊት ላይ እነዚህ የስሜት ህዋሳቶች ወይንም ደግሞ የሰውነታችን ክፍሎች ይገኛሉ። ፊት የሚለውን ቃል ስናይ እንግዲህ ሌላ ትርጉሙ ግልጽ የሆነ ነገር እንደማለት ነው። እንደ ሰው እንደ ተናጋሪው የአረፍተ ነገር አጠቃቀም ወይንም ደግሞ ማስተላለፍ እንደፈለገው መልእክት ነው። በአንዳንድ አረፍተ ነገር ውስጥ ፊት የሚለው ቃል ሲመጣ ግልጽ ነው ወይንም የሚታይ ነገር እንደ ማለት ነው። እና እንደዛ። ትርጓሜ እንግዲህ ከዛ ባለፈ ይህንን በምሳሌ አደርገን መግለጽ እንችላለን። ለምሳሌ የእንትና ንግግር ፊት ለፊት ላይ ነው ይባላል። ይህ ማለት እንግዲህ ግልጽ ነው ወይንም ደግሞ ያየውን ነገር ይናገራል። ወይንም የሚያልፈው ነገር የለም እንደ ማለት ነው። እንደዛ ፊት ለፊት ላይ ነው ምናምን ነገሩ ሁሉ ፊቱ ላይ ነው ምናምን ይባላል። አንድ ጊዜ አንዳዴ ደግሞ ይህ ማለት እንግዲህ ያ ሰው። ይናደዳል ወይንም ሲናደድ ፊቱ ላይ ይታወቅ ይናደዳል ሳይሆን ሲናደድ ፊቱ ላይ ይታወቅበታል። ወይንም ሲደሰትም ፊቱ ላይ ያስታውቃል ስሜቱን። ፊቱ ላይ ማንበብ ይቻላል ፊቱ ላይ ይታያል ወይንም የሆነ ስሜት የሚሰማው ስሜት ሁሉ ፊቱ ላይ ይለዋወጣል እንደማለት ነው። ፊት የሚለውን ቃል በእነዚህ ትርጓሜ ውስጥ እናያአለን። ስለዚህ ያው ማንኛውም ቃል እንግዲህ የተለያዩ ትርጓሜዎች አላቸው። እንደ የ አነጋገሩና እንዳለው አረፍተ ነገር አብሮት እንደሚመጣው ቃላቶች ይለያያል ትርጓሜው። በዛ አንፃር ማየት እንችላለን ይህን ፊት

እሺ ቀጣዩ ቃል እንግዲህ አመሰግናለሁ ይሰኛል አመሰግናለሁ ማለት ምን ማለት ነው ብለን ስናይ? ቀጥተኛ ትርጉሙ ለተደረገልን አገልግሎት ወይንም ለተደረገልን ነገር የምንሰጠው ምላሽ ወይንም ደግሞ የምንሰጠው እውቅና ነው። አንደኛ እንደተደሰትን ነው ሌላው ነገር ደግሞ ያ ሰው እንደረዳን እንዲያውቅ የምናደርግበት መንገድ ነው። ስለዚህ ምስጋናን ያው ሰዎች በተለያየ መንገድ ሊገልጹት ይችላሉ። አንደኛ ምንድነው እሱ ለምሳሌ ያው ይሄን በምሳሌ ባስረዳ ሰዎች የተለያዩ ቦታ ላይ ወይንም ደግሞ የተለያዩ አገልግሎት መስጫ ቦታ ላይ አገልግሎት ሊሰጡ ይችላሉ። ያንን የሚሰጡትን አገልግሎት እንግዲህ ለየት ባለ መልኩ ወይንም በአሪፍ ሁኔታ ካገለገሉን ወይንም ደግሞ ጉዳያችንን ከፈጸሙልን የዛኔ ምን እንውላለን አመሰግናለሁ እንላቸዋለን ማለት ነው። ያው ምስጋና አመሰግናለሁ ስንል እንግዲህ በውስጠ ተዋቂነት ያደረክልኝ ነገር በጣም ጥሩ ነው። ያደረክልኝ ነገር እንደርዳታ ነው የምቆጥረው እያልን ነው ማለት ነው። ስለዚህ ይህን ነገር ያው አንዳንዴ ክፍያም በራሱ ከፍለን ይህንን ቃል ልንጠቀም እንችላለን። ስለዚህ ያው ለነገሩ ምንም እንኳን ክፍያ ብንከፍልበትም ግን የተሻለ የሆነ የመስተንግዶ ሂደት ከተሰጠን የተሻለ አገልግሎት ከተሰጠን ይሄ እየተሻለ ስንል ለምሳሌ ጊዜያችንን ከመቆጠብ በአጭር ጊዜ ውስጥ ከተከናወነልን ከተደረገልን ወይንም ከተፈጸመልን ሌላው ነገር ያው ጉልበታችንንም ከመቆጠብ አንፃር ሊሆን ይችላል። ከዛ በተጨማሪ እንግዲህ ገንዘባችንንም ከመቆጠብ አንፃር ሊሆን ይችላል ያው የተለያዩ ነገሮች ይኖራሉ። ግን እነዛን ብቻ አንድ ነገር ፈልገን ያንን ግልጋሎት በቆንጆ ወይንም በአጭር ጊዜ ወይንም በትንሽ ገንዘብ ብቻ ወይ ጉልበት እንፈልግ ከሆነም በቀላል ጉልበት በቀላል አቅም ያን ነገር ከተደረገልን ወይንም ከተፈጸመልን አመሰግናለሁ እንላለን ማለት ነው። ያ አካልም እንግዲህ ያደረክልኝ ነገር ጥሩ ነው እያልኩት እንደሆነ ይገባዋል ወይንም ደግሞ ይረዳል ማለት ነው። ከዚህ አንፃር እናየዋለን አመሰግናለሁ እንግዲህ የተለያየ ቦታ ላይ ሰዎች ሲጠቀሙት እናስተውላለን ይሄን አመሰግናለሁ የሚለውን ቃል ከዛ አንፃር ስናየው በጣም ቆንጆ የሆነ ለሰዎች የምንሰጠው ምላሽ ነው።